እኔ በጣም የምወደው ሬስቶራንት በከተማ ማህል ያለ ባህላዊ ኢትዮጵያዊ ሬስቶራንት ነው። ይሄ ሬስቶራንት በጣም በቀላሉ ለመድረስ የሚቻል ቦታ ላይ ይገኛል ስለዚህም ከስራ ወይም ከትምህርት መልስ በኋላ ለመሄድ ቀላል ነው ለኔ ማለት ነው። ሬስቶራንቱ የሚለይ የሚል የምትለይበት ነገር የመጀመሪያ አካባቢ አካባቢ ነው። ቤቱ ባህላዊ እቃዎች የተሰናዳ ሲሆን ግድግዳዎቹ በኢትዮጵያ የባልንድ አድርጋ የሚያሳይ ስዕሎች ተለጥፈውበታል ውስጡ ሲገባ የሚሰማው የባህላዊ ሙዚቃ ድንጽ ያሳርፋል እንደ ቤት ያለ ስሜት ያሰጣል ማለት ነው። መቀመጫዎቹን ምቹና አካባቢው ንጹህ ዝግጁ ነው ማለት ነው። ምግቡ ግን የሬስቶራንቱን ዋና መልካምነት ነው። በዚህ ሬስቶራንት የሚቀሩ ምግቦች በባህላዊ መንገድ የተዘጋጁ ሲሆኑ ጣዕማቸው በጣም ያረካል። እንጀራው ትኩስና ለስላሳ ነው ወጦችን በመጠኑ የተቀመመ ናቸው እንደ ዶሮ ወጥ ሽሮ ምስር ወጥ በየአይነት እና ጥብስ እጅግ የምወዳቸው ምግቦች ናቸው። ምግብ በትክክል የተዘጋጀ መሆኑ ይታያል ማለት ነው። በተጨማሪ አገልግሎት እጅግ ጥሩ ነው። የምግቡ አገልግሎት በጣም ጥሩ ነው ሰራተኞች አክብሮት ያላቸው ሲሆን ፈጣንና ተግባቢ ናቸው። ደንበኞችን በፊት በፊት መቀበል ያውቃሉ የሚፈልጉትን መገበት ትክክል ያቀርባሉ ሰው ሲመጣ የተከበረ እንግዳ መሆን ይሰማዋል እንዲሰማ አደርጋለሁ ያው በአጠቃላይ መስተንግዶ በጣም ቆንጆና ማራኪ ነው ማለት ነው። ዋጋው ከሚሰጥ አገልግሎት ከምግቡ ጋር ተመጣጣኝ ነው በሁሉም ሰው የሚቻል መጠን ላይ ይገኛል ስለዚህ ብዙ ሰዎች መመገቡን መጠቀም ይችላሉ ማለት ነው። ከቤተሰብ ጋር ጓደኛ ጋር ወይም አንድ ላይ ሆኖ እዛ ቦታ ላይ ለመጠቀም ምቹና በጣም ቆንጆ የሆነው ቤት ነው ማለት ነው። በአጠቃላይ እኔ የምወደው ሬስቶራንት ደስ አለኝ ክትፎ ቤት ይባላል። ለእኔ ምግቡ ብቻ ሳይሆን የምዝናናበት እረፍት የማገኝበት ራሴን ዘና የማደርግበት ደስ የሚል ጥሩ አየር ያለበት ቦታ ነው። ምግቡን በተመሳሳይ መስተንግዶ በተለይ የምግቡ ጣፋጭነት የተለየ ነው በተለይ ደግሞ መስተንግዶ የሚሰጡ ሰራተኞችም አስተናጋጆችም በጣም በጥሩ ሁኔታ ነው ደስ በሚል ሁኔታ ነው የሚያስተናግዱት ያ በቃ ሁሌም ቢሆን ቦታው ላይ ተመላልሼ እንድጠቀምና ቤቱን እንድወደው ያደረገኝ ክትፎ ቤት ነው ማለት ነው። የምትፈልገውን ነገር እዛው ቤት ውስጥ ማንኛውንም ነገር ማግኘት እችላለሁ። ምግብም መጠጥም ትኩስ ነገር በተመሳሳይ በተለይ ደግሞ ከሁሉም ደግሞ ደስ የሚለው ነገር ቡና ባህላዊ ቡና አፈላላቸው በጣም ቆንጆ ነው። የምፈልገው አይነት በጣም ያለው ቡና ነው። እዛ ቤት የሚፈላው ያው በጣም ከምወደው ቡና አይነት ደግሞ ቡና በቅም የተደረገው ሲጠጣ በጣም ቆንጆ ስለሆነ እነሱ ጋር ያለው ደግሞ ቡና በቅቤያቸው በጣም ቆንጆና ጣዕም ልዩ የሆነ ነው ማለት ነው። በአጠቃላይ መስተንግዶ ቢባል ምግባቸው ቢባል መጠጣቸው ቢባል ሁሉ ነገራቸው በጣም ማራኪና አስደሳች የሆነ ቤት ነው ማለት ነው። እና ለኔ ብዙ ሰላም የማገኝበት የምደሰትበት የምዝናናበት በተለይ በስራም በትምህርትም ይዛለ አይምሮዬን ለማሳረፍ ስፈልግ ደስ አለኝ ከትፎ ቤት እዛ ሄጄ ነው ራሴን ዘና አእምሮዬን ፈታ አድርጌ የምመለሰው ማለት ነው። ስለዚህ ቤቱ በጣም ውብና ቆንጆ የሆነ ሬስቶራንት ስለሆነ እኔ በጣም ምቹ ነው ይመቸኛልም ቆንጆ ቤት ነው ማለት ነው

እኔ የምተኛበት ሰዓት ያው ሁሌ በእለት ተእለቴ ውስጥ ቋሚ ነው ማለት ያው በምንም አይነት አጋጣሚ ሊቀየርም ሊሻሻልም አይችልም። ምክንያቱም ሰዓት ከተዛባ ብዙ የምሰራቸው ነገሮች ብዙ ያቀድኳቸው ብዙ ፕላን ያደረኳቸው ነገሮች ሊበላሹብኝ ስለሚችሉ የኔ የመኝታ ሰዓቴ ቋሚ ነው። ይህም ማታ ሶስት ሰዓት ላይ ነው የምተኛው ያው ከመምሸቱ ሶስት ሰዓት እስከ ዘጠኝ ሰዓት ድረስ ያለው ማለት ነው። በዛ ሰዓት ውስጥ ነው ብዙ ጊዜ የምተኛው ይህ ሰዓቴ ቋሚ ነው አይሻሻልም አይቀያየርም በምንም አይነት መንገድ። ይህ የሆነበት ምክንያት ያው ቀኑን ሙሉ አይምሮዬም ሰውነቴም በስራ ዝሎ ነው የሚውለው። ስለዚህ ግዴታ ስራዬን ካጠናከርኩ ማድረግ ያለብኝን ነገር ካደረኩ ከስራ ወደ ቤቴ ከተመለስኩ ምግቤን ከተመገብኩ በኋላ ቀጥታ ሶስት ሰዓት ሲሆን ወደ መኝታዬ ነው ምሄደው ይሄም ለራሴ ለአእምሮዬም ለሰውነቴም ጤንነት በጣም ጠቃሚ ስለሆነ ማለት ነው። ብዙ ጊዜ ያው ከመተኛቴ በፊት አንዳንድ የማደርጋቸው ልምዶች አሉኝ ያው ከነዛ ልምዶች ውስጥ የመጀመሪያው የተወሰኑ ገጾችን መጽሐፍ አነባለሁ ማለት ያው በስራም በተለያየ ሁኔታ የዛለ አይምሮዬንም ሆነ ሰውነቴንም ትንሽ ፈታ ለማድረግ ስለሚረዳኝ መጽሐፍ የተወሰነ ደቂቃ አነባለሁ። በተመሳሳይ እነዚህ ማህበራዊ ሚዲያ ወይንም ቴሌቪዥን ላይ የተለያዩ አዳዲስ የወጡ ኢንፎርሜሽኖች ካሉ እነሱንም በተመሳሳይ እከታተላለሁ። ያው ከመተኛቴ ከሶስት ሰዓት በፊት ማለት ነው ያለውን ኢንፎርሜሽን በደንብ ተከታትዬ አይቼ ያው ቀጥታ ወደ መኝታዬ ነው የማመራው ማለት ነው። ያው ይሄ ሰዓቴ ቋሚ መሆኑ ለኔ በስራዬ ላይም ሆነ በራሴ ላይ ብዙ ለውጦችን እንዳደርግ እንዳመጣም አድርጎኛል ማለት ነው። ያው በእቅድ ነው ማለት ከ ይሄ የመተኛት ሰዓቴ እቅዶቼ እንዳይዛቡ የስራም ሆነ የግል እቅዶቼን በአግባቡ ተግባራዊ እንዳደርግ እና እንድከናውን እንድከውናቸው እንደዚሁም ጊዜዬንም ጉልበቴንም በአግባቡ እንድጠቀም ይረዳኛል ማለት ነው። እና ያው ከምሽቱ ሶስት ሰዓት እስከ ዘጠኝ ሰዓት ባለው ሰዓት ተኛለሁ። ልክ ዘጠኝ ሰዓት ተነስቼ ማድረግ ያለብኝ ያው አሁን እንደተነሳሁ አስቀድሜ ያው ጸሎት ነው የማደርገው ከጸሎቴ በኋላ አንዳንድ ያው ብዙ ጊዜ ማህበራዊ ሚዲያዎችን ስለምጠቀም ስራዬም ከዛ ጋር የተገናኘ ስለሆነ ቶሎ ብዬ እዛ ላይ ያሉ አንዳንድ ማውራት ማድረግ ያለብኝ የምሰራቸው ነገሮች ካሉ እዛ ላይ እነሱን ስራዎች አስቀድሜ እሰራለሁ ያ ማለት ተኝቼ በምነሳበት ሰዓት አይምሮዬ ንጹህ ስለሚሆን ብዙ ነገሬ ታድሶ ስለምንነሳ ብዙ ስራዎችን ያው በንጹህ አይምሮ ለመስራት ለመረዳትም አይከብደኝም ምላሽም ለመስጠት ቀልጣፋ እና ፈጣን እሆናለው ማለት ነው። ይሄ ማለት የምተኛበት ሰዓት ውስን በመሆኑ ለኔ ብዙ ነገር ጠቅሞኛል ማለት ነው ጊዜዬንም ጉልበቴንም ብዙ ነገርን እንድቆጥብ አድርጎኛል ማለት ነው። ስለዚህ እኔ ያው የምተኛበት ሰዓት ቋሚ ነች እሷም ከሶስት ሰዓት እስከ ሌሊቱ ዘጠኝ ሰዓት ያለበት ሰዓት የመኝታዬ ሰዓት ነው ማለት ነው።

በስራ ጊዜ እኔ እረፍት አላደርግም ምክንያቱም ሰዓት ራሱን የቻለ የእረፍት ጊዜ አለ። ያ ማለት ጠዋት ሁለት ሰዓት ቢሮ ስራዬ ላይ ከተገኘው እስከ ሁለት ሰዓት እስከ አራት ሰዓት ድረስ ባለው ሰዓት የስራ ሰዓት ነው ከአራት ሰዓት ደግሞ እስከ አራት ሰዓት ተኩል ያለው የእረፍት ሰዓት ስላለኝ ራሱን የቻለ የእረፍት ሰዓት ስላለኝ በስራ ሰዓት ጭራሽ እረፍት አላደርግም። ይህም የማደርግበት ምክንያት አንደኛ ስራዬን ብዙ ያበላሻል ማለት ነው ምክንያቱም ስራ ስሰራ እቅድ አውጥቼ ነው የምሰራው ማንኛውንም ሰዓት ማንኛውንም ስራ በምን አይነት ሰዓት በየትኛው ጊዜ አደርጋለሁ የሚለውን ጠዋት ግዴታ እቅድ ስላለኝ የምሰራውን ስራ ሁሉ በአግባቡ ስለምሰራ ያለምንም ምክንያት በጭራሽ በስራ ጊዜ እረፍት አላደርግም ራሱን የቻለ የእረፍት ጊዜ አለኝ በእረፍት ጊዜ እረፍት ማድረግ ያለብኝ ነገር ሁሉ አደርጋለሁ። ያ የማይቀር ነገር ነው ነገር ግን በስራ ጊዜ በጭራሽ እረፍት አላደርግም። ያው የእረፍት ሰዓት ራሱ የእረፍት ነው የስራ ጊዜም በተመመሳይ የስራ ጊዜ ነው የስራ ጊዜን በአግባቡ ነው የምጠቀመው ያሉኝ ያወጣኋቸውን በቀን ውስጥ የወጡ እቅዶችን በአግባቡ እተገብራለሁ ማለት ነው። ስራዬን በአግባቡ እሰራለሁ ከደንበኞቼ ጋር መገናኘት ካለ ከደንበኞቼ ጋር አገናኛለሁ በተመሳሳይ ከስራ ባልደረቦቼ ጋር በስራ የሚያገናኙን ጉዳይ ካሉ እነሱ የተለያዩ ስብሰባዎችን እናደርጋለን ኢንፎርሜሽኖችን እንለዋወጣለን። ይሄ በስራ ሰዓት ጊዜ ስለሚሆን ከስራ ሰዓት ውጪ ያው ለመዝናናትም ለተለያየ ነገር ያለችኝን ሰዓት በአግባቡ ቆጥቤ እጠቀማለሁ ማለት ነው። እንጂ በጭራሽ በስራ ሰዓቴ ላይ እረፍት ማድረግ አልወድም ምክንያቱም ብዙ ነገሬን ነው የሚያበላሸው ጊዜንም ያባክንብኛል ጉልበቴንም ያባክንብኛል በተመሳሳይ ኢኮኖሚካልም እንደዚህ ያባክንብኛል ማለት ነው። ስለዚህ በምንም አይነት መንገድ ሰአቴን በአግባቡ ነው የምጠቀመው እቅድ አለኝ በእቅዴ መሰረት ነው የምሄደው ስራዬን በደንብ አድርጌ ተገብራለሁ። ስለዚህ ያ ማለት ደግሞ በስራ ሰዓት ጊዜ በአግባቡ ጊዜን በመጠቀሜ ብዙ ነገር በራሴ ለውጥ እንዳመጣ አድርጎኛል ማለት ነው። አንደኛ በራሴ ላይ የተለያዩ እድገቶችን አምጥቻለሁ የስራ እድገትም ቢሆን በአእምሮም ቢሆን ብዙ አይነት እድገቶችን እና ለውጦችን አምጥቻለሁ ማለት ነው። በተመሳሳይ በምሰራበት ድርጅት ላይ ያው የኔ ጠንክሮ መስራት የስራ ሰአቴን በአግባቡ መጠቀሜ ለድርጅቱ ትልቅ ሚና አለው ማለት ነው። ያ ማለት ስራዎች በተፈለገበት ጊዜ በተፈለገበት ሁኔታ በጊዜው ይደርሳል ማለት ነው። እኔ በምሰራበት ቦታ ላይ የትኛውም ደበኛ መጥቶ መጉላላትም የለበትምም አይጉላላም በአግባቡ በቃ ደንበኞቼን በደንብ አድርጌ አስተናግዳለሁ ማለት ነው። ነገር ግን እንደዚህ በስራ ሰዓት አሁን እረፍት ማድረግ ምናምን ቢሆን ይሄ አሁን ብዙ ችግር ይዞ ይመጣል ብዙ ስራ ይበደላል ብዙ ነገሮች ይጎድላሉ ስለዚህ ያ ደግሞ አንደኛ ለራሴም ሆነ ለምሰራበት ድርጅት ውድቀት ነው ማለት ነው ስለዚህ እኔ በምንም አይነት መንገድ በጭራሽ በስራ ጊዜ እረፍት አላደርግም። ራሱን የቻለ እረፍት አለው በራሴ በተሰጠኝና ባለኝ እረፍት ጊዜ ግን እጠቀማለሁ ማለት ነው

አዎ የመንገድ ስም አውቃለሁ። ያው የመንገድ ስም ማወቅ በእውነቱ በለት ተለት ህይወቴ ውስጥ ጋር በጣም የተያያዘ እና ትርጉም ያለው ጉዳይ ነው። ለኔ እኔ የምኖርበት መንገድ ስም በደንብ ነው ማውቀው ምክንያቱም ይሄ ስም ብቻ አይደለም አድራሻዬን የሚያመላክት እና ለማህበረሰቡም ከማህበረሰቡም ጋም ያለኝን ግንኙነት ይወክላል ማለት ነው። በእለት ተለት ህይወቴ የመንገዱን ስም ማወቅ በብዙ ነገር እረድቶኛል ይረዳኛልም ማለት ነው። እቃ ለማዘዝ እንግዶችን ለማ ለመምራት ወይም አገልግሎቶችን አገልግሎቶችን ለመቀበል ስፈልግ አድራሻዬን በግልጽ መናገር ስለሚያስፈልግ ግዴታ ነው። የመንገድ ስም ማወቅ ለኔ ወሳኝ ነው ማለት ነው። የመንገድ ስም ካልታወቀ ግን ብዙ ጊዜ መውጣትና መግባት ያስቸግራል ሰዎችን ቦታውን ለመፈለግ ይደክማሉ ለመረዳት በጣም ይቸገራሉ ማለት ነው። ከዚህ በላይ የመንገድ ስም ማወቅ የራስ ንቃትን ያሳያል ሰው የሚኖርበትን አካባቢ ሲያውቅና ሲረዳ ከማህበረሰቡ ጋር ተያይዞ እንደሚኖር ይሰማዋል ማለት ነው። እኔም የመንገዴን ስም ማወቄ እንደ አካባቢዬ አንድ ክፍል መሆኑን ያሳየኛል ማለት ነው። ጎረቤቶቼን አውቃለሁ ቦታውን እረዳለሁ ለማንኛውም ነገር እቅድ ለማድረግ ይቀለኛል ማለት ነው። አንዳንድ ጊዜ የመንገድ ስም ታሪክ ይኖረዋል አንዳንድ መንገዶች በታሪካዊ ሰዎች በታላቅ ክስተቶች ወይም በአካባቢው የነበረው ባህላዊ ሰዎች ይሰየማሉ። ይሄን ሲያውቁ ሰው አካባቢውን ብቻ አይመለከትም ከቀድሞ ጊዜ ጋር ግንኙነት ያደርጋል ማለት ነው። እኔም የመንገዴ ስም ሲነገር የአካባቢዬን ታሪክ እንደ ምንም ቢሆን ማሰብ እጀምራለሁ ማለት ነው። በተጨማሪ የመንገድ ስም ማወቅ የደህንነት ጉዳይም ነው። በአደጋ ጊዜ ወይም አጋጣሚ ሲኖር አድራሻን በፍጥነት መናገር አስፈላጊ ነው። ይህ ለረዳት ሰዎች መድረስን እሚረዳን ሰው ቶሎ ወደ እኛ እንዲደርስ ያደርግልናል ማለት ነው። ስለዚህ የመንገዴ ስም ማወቅ ለኔ ደህንነቴን የሚጠብቅ ነገር ነው ማለት ነው። የመንገዴን ስም ማወቄ ቀላል መረጃ ብቻ አይደለም ከህይወቴ ጋር የተጣመረ ነገር ነው። ይህም ስም የምኖርበት ቦታ ያሳየኛል ከሰዎች ጋር ያገናኘኛል እና ራሴን እንደ አካባቢው አንድ ክፍል እንዲሰማኝ ያደርገኛል ማለት ነው። ስለዚህ ያው የመንገዴን ስም አውቃለሁ እና ይህን ማወቄ በጣም አስፈላጊ እንደሆነ ተረድቻለሁ ማለት ነው። ያው የመንገዴን ስም ማወቄ በማንኛውም ጊዜ በየትኛውም ሰዓት ወደ የትኛውም ቦታ በምሄድበትም ምንቀሳቀስበት ቦታ ምንም አይነት ለችግርም አልጋለጥም ማለት ነው። የትኛውም ቦታ ሄጄ ቦታውን ስለማውቀው አልቸገርም። ትራንስፖርት ለመጠቀም አልቸገርም። ሰውን እንደዚህ አድርጉልኝ እንደዚህ ነው የትኛው ቦታ ነው ብዬ ምናምን መጠየቅም ሰውንም ማስቸገርም አልፈልግም ማለት ነው። ስለዚህ ራሴን ችዬ እንደ ልቤ በየትኛውም ቦታ በየትኛውም አካባቢ ለመንቀሳቀስ የመንገድ ስም ማወቄ ለኔ ብዙ ረድቶኛልም ጠቅሞኛል ማለት ነው። ስለዚህ አዎ የመንገዶቼን ስም ሁሉንም በደንብ አድርጌ ምንቀሳቀስባቸውም ቦታዎች በሙሉ በደንብ አድርጌ ለይቼ አውቃለሁ ማለት ነው። ይህ ለኔ በጣም ወሳኝ እና ጠቃሚ የሆነ ነገር ነው ማለት ነው